ቲማቲም ማለት ደግሞ እንግዲ ከፍራፍሬ አይነቶች ወይም አይነት አታክልት ተናገር ሆኖ ከፍራፍሬ ነገር የሚመደብ የምግብ አይነት ነው። ሰዎች አንዳንዴ ወጥ ላይ ያደርገው ሊሆን ይችላል። አንዳንዴ ደግሞ ከትፈው እየከተፉ ቃሪያ ሽንኩርት ዘይት ጨው በመጨመር። አድርገው የሚሰሩት ነው። ቲማቲም አንዳንድ ጊዜ ወጥ ላይ ተደርጎ የሚሰራ ነው። እንደው ጠቅለል አድርገና አበቃቀሉን እድገቱን ስናይ የቲማቲም ሁኔታ። ራሱን የቻለ ፍሬ አለው። ፍሬ ፍሬው ይለማል የሆነ ይፈላል ማለት ነው። በእኛ አካባቢ ይፈላል እንላለን ያ ይፈላና። ሲያድግ ብዙ ሆኖ ነው የሚፈለው አንድ ቦታ ላይ በጣም ብዙ ሆኖ ስለሆነ የሚፈላ። ከዛ ያየ ተፈለው ሲያድግ ሄድና ሰፋ ሰፋ ያለ ቦታ ላይ ይተከላል ራቅ ራቅ እየተደረገ። ግፋ ቢል አስር አስር ሴንቲሜትር ያህል አንዲት አንዱ እግር ከአንዱ እግር እየተራራቀ ይተከራል ያ ከተተከለ በኋላ። ያድጋል በጣም ትልቅ ሳይሆን ግን እንደ መንገርአራት ግፋ ቢል እስከ ሁለት ሜትር አንድ ሜትር ድረስ ያድጋል። ከዛ ያደገው ያብብና ፍሬ ያፈራል ቲማቲሙን ፍሬውን ያፈራል ማለት ነው። በመጀመሪያ ያን ሲያፈራው ቲማቲሙ ሲያፈራ ገና ሰማይ አረንጓዴ ነው የሚሆነው አረንጓዴ ይሆናል። ከዛ በሰለ ተብሎ የሚቆረጠው ያ ቲማቲሙ ቀይ ሲሆን ነው። ቀይ ከሆነ ቲማቲሙ አፈራ ተብሎ ይቆረጣል ማለት ነው። ከዛ በኋላ ነው ለምግብነት ይመጣል። እርግጥ ብዙ ቀን አይቆይም። ቆየ ቢባል ሶስት ቀን ሁለት ቀን ነው ከዛ በኋላ የመበላሸት የመበስበስ ነገር ስላለው ቶሎቶሎ ነው። መጠቀም ያለብን። እና ይሄንን ይመስላል ቲማቲም ዘርፈ ብዙ ጥቅሞች አሉት። በጤና ላይ አሁን ሳይንስ እንዳጠናው ከሆነ። ቲማቲም ብቻ ሳይሆን እንደው አጠቃላይ ያ ትክልት ነኮች ለጤና ወሳኝ ናቸው ተብሎ ይታሰባል። ምክንያቱም የተለየ ባይታሚን ስላላቸው። ለሀይል ለጉልበት አንደኛ የምግብ ፍላጎት በጣም ነው የሚከፍቱት። አሁን እንደ ሀገራችንም ስንሄድ ወይም እንደ አደጉ ሀገር እንደ ከተማ አይነቶች ላይ ስንሄድ። አብዛኛው ልጆች ጣፋጭ ነው እየተመገቡ ያለና ጣፋጭ ደግሞ የምግብ ፍላጎትን በጣም ነው የሚቀንሰው። እና የዚህ መፍትሄ ምንድነው? ፍራፍሬ እነዚህ አታክልት ነገሮች ፍራፍሬዎች ናቸው የምግብ ፍላጎትን የሚጨምሩት። እንደ አጠቃላይ ይሄንን ይመስላል ቲማቲም በቃ ዘርፈ ብዙ ጥቅም አለው። አስተዳደጉም እንደዚህ ነው። የፍራፍሬ አይነት ነው ቲማቲም